እንዴ እንዴ እንዴ ሩዝ በጣም ነው የምወደው ሩዝ ሩዝ በጣም በጣም በጣም እወዳለሁ በጣም። እኔ ምግብ ያው በተለይ ቁርስ ቁርስ ሰዓት ላይ ሩዝ በዳቦ በጣም ነው ደስ የሚለኝ አንዴ በጣም ከምግቦች ሁሉ በጣም በጣም በጣም ደስ የሚል ደረቅ ያለ ስለሆነ በተለይ ከካሮት ጋር አብሮ ተቀላቅሎ ሲሰራ በጣም እወዳለሁ። እወዳለሁ አዎ እወዳለሁ ሩዝ በጣም አሪፍ ነው እንደ ጤናም አሪፍ ነው። ግን እኔ የምወደው በተለይ ቁርስ ሰዓት ሩዝ ብበላ በጣም ደስ ይለኛል። ምሳና እራት ግን ሩዝ ብዙም አልወድም። ስለዚህ ሩዝ እንደ አጠቃላይ ሩዝ በጣም እወዳለሁ በጣም በጣም በጣም ነው የምወደው በጣም አስፈላጊ ምግብ ነው። በጣም ደስም ይለኛል እና ስለዚህ ሩዝ እወዳለሁ እኔ በጣም ነው የምወደው እሩዝ እንዴ በጣም በጣም አራ እንዴ በጣም ነው ደስ የሚለኝ ሩዝ እንዲህ በጣም በጣም በጣም ነው የምወደው። አባዬ እና ሩዝ ደስ ይለኛል እኔ ብዙ ጊዜ በጣም ብመገበው ደስ የሚለኝ የምግብ አይነት ነው

እኮ የማይጠይቅ ጥያቄ ይመስለኛል አካባቢውን ይወዱታል እንዴ አካባቤን ካልወደድክ የሌላ ሰው አካባቢ እንዴት ትወዳለህ? አካባቢ በጣም ነው የምወደው አካባቢየን እወዳለሁ በጣም እወዳለሁ እና በተቻለ መጠን። አካባቢዬን በስርዓት ነው ምወደው እፈልጋለሁ ስለዚህ አካባቤን የተወለድ በተለይ የተወለድኩበት አካባቢ እኔ ከእንትኔም አይወጣም በጣም ነው ደስ የሚለኝ በጣም እወደዋለሁ። ስለዚህ በተቻለ መጠን አካባቢዬን በጣም እወዳለሁ። በሚለው ይያዝ

የወተት ተዋጽኦ። እንዴ በጣም ነው ምወደው እንዴ በጣም በጣም ይሄማ ግድ አይደል? ፕሮቲን ስለሚያስፈልግህ የወተት ተዋጽኦ ለምሳሌ ወተት ራሱ አይብ ቅቤ ራሱ ይሄ የተነጠረው ቅቤ ቅቤ ብዙ ጊዜም ቀባለው ችግር የለብኝም። ቅቤ እወዳለሁ አይብ አይብ አይብ በጣም ነው ምወደው። እርጎ በጣም ነው የምወደው። ስለዚህ ምግብ ተዋጾችን የወተት ተዋጾችን እንዴ በጣም ነው የምወዳቸው እወዳለሁ በጣም እወዳለሁ። ነገር ግን ምን መሰለህ? አሁን ባለው የገበያ ሁኔታ አረረ አሁን ከባድ ነው። አባቴ አባቴ ምን መሰለህ ውድ ነው እንዴ መግዛት አያስፈልግም እንትን ማለት በጣም ይከብዳል። ብዙ ጊዜ አሁን ከባድ ነው ከባድ ነው ከባድ ነው ለመግዛት። የምግብ ተዋጽኦ የወተት ተዋጽኦዎችን ለመግዛት ትንሽ ከበድ ይላል። እንጂ ምግቡማ ምግብ ነበረ በጣም ምወደው የምግብ አይነት ነበረ። ነገር ግን ትንሽ ግን ምኑ ያስቸግራል መሰለህ አሁን ዋጋው ወደድ ስለሚለው እንጂ። የወተት ተዋጾችን በጣም እወዳለሁ

በእጅ መጽሐፍ ትወዳለህ? አዎ እንዲህ እንዲህ አንድ መምህር እኔ ይሄን እንደነገርኩህ የስራ ዘርፌ ምንድነው ደብረ በደብረ ማርቆስ ዩኒቨርሲቲ የሲቪል ኢንጂነሪንግ መምህር ነኝ። ስለዚህ የግድ በእጄ እጽፋለሁ ወረቀት እጽፋለሁ ወረቀት ላይ ግድ የማስተምረውን ነገር ጽፌ እሄዳለሁ ብዙ ጊዜ እንደገና በወረቀትም የጻፉትን ነገር በብላክ ቦርድ ላይ ራሱ በማርከር ድሮ በቾክ ነበረ አሁን ደግሞ ትንሽ ዘመኑ ረቀቅ አለና ወደ ቾክ አለ እንትን ቾክ ማርከር ማርከር ቾክ አለ በሱ እጽፋለሁ ስለዚህ በእጅ በጣም ነው ምጽፈው። ምንም እንትን የለብኝም። የግድ መምህር ስለሆንክ የግዴታ በእጅ መጽሐፍት ግዴታ ነው። የግዴታ ስለሆነ አዎ በእጄ እጽፋለሁ ምንም እንትን የለብኝም ግዴታ ነው። ምጽፈው እጽፋለሁ። በእጄ በጣም መጽሐፍ እወዳለሁ

ቀትር ምን ትመገባለህ ቤት ያፈራው ነው? እኔ ብዙ ጊዜ ይሄንን እመገባለሁ ብዬ እንትን አልልም ቤት ያፈራው ወይም ባለቤቴ ሰርታ የቆየችኝ ግን ምሳ ሰዓት ላይ ወይም ቀትር ላይ ብዙ ጊዜ ምመገበው ቤት ያፈራውን ነው ነገር ግን ብዙ ጊዜ እሷ የምታመብስላቸውን ነገሮች ላጋራ የመጀመሪያው ሽሮ ነው። እኛ ቤት ተቀዳሚ እንትናችን ሽሮ አለ ሁለተኛ ድንች ወጥ በጣም ነው የምወደው እኛ ቤት በብዛት የምንጠቀመው ድንች ወጥ ነው። ሁለተኛ የምንጠቀመው ምን አለ መሰለህ ምስር እራሱ አልፎልፎ አልፎልፎ እንደገና በፍስግ ቀን ከሆነ ይሄ ስጋ ወጥ በአልጫው ሊሆን ይችላል በቅቅሉ ሊሆን ይችላል እንደዚህ እንደዚህ በፍርፍር ፍርፍር አይ የለም የለም። የጠዋት ምግባችን ነው ግን የምሳ ምግባችን ብዙ ጊዜ የምንጠቀመው የምሳ የምግብ አይነት እነዚህ አይነቶች ናቸው። ሽሮ የመጀመሪያና ሁለተኛው ድንች ወጥ ነው ስለዚህ ብዙ ጊዜ የምጠቀመው ይሄ ነው። እና አልፎ አልፎ እነዚህ ቀይ ስር ምናምን ምናምን ሊኖሩ ይችላሉ እንጂ ብዙ ጊዜ ምሳ የምንመገበው እንደዚህ ያለ ነው። በይ

አይ ይሄን እኮ ቀድሜ ነግሬያለሁ። ወተት በጣም እጠጣለሁ እጠጣለሁ አዎ ካገኘው እጠጣለሁ ምንም ችግር የለብኝም ወተት እንደውም ቀን ተቀን ብጠጣ ያው ተእንግዲህ ታውቃህ በእኛ እምነት እኔ ኦርቶዶክስ ኦርቶዶክስ እምነት ተከታይ ነኝ ግን ጾም ይበዛዋል እኛ እምነቱ በአጠቃላይ በአመቱ ውስጥ ጾሙ ይበዛዋል ነገር ግን ግድፍት በሆነበት ሰዓት ወተት መጠጣት በጣም ነው ደስ የሚለኝ እንዴ በጣም እወዳለሁ እንዴ ወተት በጣም ነው የሚለኝ እወዳለሁ እወዳለሁ ምንም ችግር የለብኝም። ያው ተእንግዲህ ታውቃህ በእኛ እምነት እኔ ኦርቶዶክስ በተለይ ጠዋት ጠዋት በዳቦ እያረክ ብትጠጣው እንዴት ይጣፍጣል መሰለህ ለጉልበትም ጥሩ ነው እና ወተት አረ በጣም ነው የምወደው እወዳለሁ በጣም እወዳለሁ እወዳለሁ ወተት በጣም ነው የምወደው ምንም እንትን የለብኝም ባገኝ ሁል ጊዜ ብጠጣ ደስ ይለኛል እወዳለሁ ወተት ምንም ችግር የለብንም ወተት አስፈላጊ ነው

በጀት ታስተዳድራለህ አዎ ግዴታ አይደል እንዴ በጀት አሁን እንዴ ምን መሰልኩኝ የአንድ ቤተሰብ ሀላፊ ወይም አባወራ ነኝ ስለዚህ በጀት አስተዳድራለሁ ስለዚህ በጀት የማስተዳድረው የቀን በጀትን የሳምንት በጀት የወር በጀት እና አመታዊ በጀት እነዚህን አቅጄና እንትን ብዬ ነው የማስተዳድረው በጣም አስተዳድራለሁ በጣም አሁን ያለው የኢትዮጵያ የኑሮ ሁኔታ በጣም በጣም ከባድ የኑሮ ሁኔታ ነው የሚባለው እና በተለይ ለኔ በጣም አስቸጋሪ ነው እና በጀቱን ግን በተቻለኝ መጠን ያለኝን በጀት በወር የምትከፈለኝን በጀት በስርዓት በእያንዳንዷ እንትን ውስጥ ነው የማውለው እና በጀት በጣም ነው የማውለው በጀት እንዴ በጣም በጣም በጣም አስተዳድራለሁ ጥሩ የበጀት አስተዳዳሪ ነኝ ብዬም አስባለሁ በጀት በጣም ነው የማስተዳድረው ችግር የለብኝም አስተዳድራለሁ። በጀት በዚህ መልኩን የምናስተዳድረው ምንም ችግር የለብንም የቤተ ሰብ አስተዳዳሪ ስለሆንኩ በጀት በስርዓት አስተዳድ

አይደለም መታጠቢያ ውስጥ እንደ አጠቃላይ መዘመር አልወድም ቀደም ብዬ ለመንገር ሞክሬያለሁ። አይ አላስተዳድርም። አንተ አልዘምርም። መዝሙር ሆነ ዘፈን የድምጽ ተሰጦ አልሞከርኩበትም ሊኖረኝ ይችል ይሆናል። በነገራችን ላይ አንዳንድ ነገሮች ሳናውቃቸው ዝም ብሎ የሚያልፉ ሳንሞክራችሁ የሚያልፉ ነገሮች ሊኖሩ ይችላሉ። ግን እኔ ድሮ ጀምሬ መዘመር እንኳን አልሞከርኩም። ነገር ግን የመዘመር ችሎታው የለኝም አልዘምርም። አይደለም መታጠቢያ ቤት ዝም ብዬም ቤት ቁጭ ስልም ራሱ መዘመር አልችልም። አይ አልዘምርም መዘመሪያ ቤት መዘመር የትም ቦታ አልዘምርም። ነገር ግን መታጠቢያ ቤት ውስጥ ትዘምራለህ ትዘምራለህ ላልከኝ ጥያቄ አልዘምርም። የድምጽ ተሰጥኦ በርግጥ ድምጽን መግራት የተሰጠህን ነገር መግራት በመግራት ይመጣል የሚባል ነገር አለ። ነገር ግን እኔ እስካሁን አልሞከርኩትም። ግን ብሞክር እንትን ሊል ይችል ነበረ ይሰማኛል አቅሙ እንዳለኝ ይሰማኛል። ግን በልምድ የሚመጣ ነገር ስለሆነ አልሞከርኩትም

ዋይፋ ትጠቀማለህ? አዎ ዋይፋ እጠቀማለለሁ። እኔ እንደነገርኩህ የምሰራው በደብረማርቆስ ዩኒቨርሲቲ የሲቪል ምህንድስና ትምህርት ክፍል መምህር ስሆን ዋይፋ የግቢውን ወይም የዩኒቨርሲቲውን ዋይፋ በብዛት እጠቀማለሁ። የተለያዩ መረጃዎችን በስልኬ ለማየት፣ ለማንበብ ወይም ተደራሽ ለመሆን የግድ ዋይፋ ስለሚሆን ዋይፋዎችን ዋይፋውን የዩኒቨርሲቲውን ዋይፋ እጠቀማለሁ። ሁለተኛ ሰፈር ላይ ራሱ የጎ የኔ ኢንተርኔት የለኝም ኢንተርኔት ስለማትጠቀም በራሴ የኢንተርኔት ወጪውም ትንሽ ከበድ ስለሚል ከጎረቤት ምን እጠቀማለሁ ዋይፋ እጠቀማለሁ። ብዙ ጊዜ ዋይፋ እጠቀማለሁ። ስለዚህ በተቻለ መጠን የሰው ከጎረቤትም ሆነ ከዩኒቨርሲቲው ዋይፋ በብዛት እጠቀማለሁ ምንም ችግር የለብኝም። ዋይፋ ዋይፋ ጠቃሚ ነው። ስለዚህ መረጃ ለማንበብ የተለየ የግድ መረጃ ለማቅረብ ወጩ ራሱ በጣም ከባድ ነው። ወጩ ከባድ ስለሆነ የግድ ዋይፋ እጠቀማለሁ።